አዎ በመንገድ ላይ እንግዲህ ምግብ መግዛት እወዳለሁ። በመንገድ ላይ ሳይልፍ በአስፋልት ዳሮች ላይ ወይም በኮብልስቶን ዳሮች ላይ ባሉ የምግብ አይነቶች አሉ። ለምሳሌ እርጥብ ይሸጣል ሳምቡሳ አለ። አይስክሬም ምናምን አሉ እነሱ የተለያዩ ምግቦች አሉ። እና በዛ ያሉትን ምግቦችን መግዛት እወዳለሁ። መንገድ ላይ ያሉ ምግቦች እገዛለሁ ብዙ ጊዜ እና ከነዛ ምግቦች እንግዲህ ምን ጥቅም አገኛለሁ? ምክንያቱም በድንገት ብራብ በመንገድ ላይ እየሄድኩኝ እያለ ብደክም ምናምን በዛን ጊዜ እዛ ላይ አረፍ ብዬ የተለያዩ ምግቦችን በርካሽ ዋጋ ነገር ግን አጥጋቢ በሆነ መንገድ። የተለያዩ ድንችዎች የስኳር ድነች ወይም የተለያዩ ደስ የሚሉ ምግቦችን ጥራጥሬ የሆነ ፍራፍሬ ነገሮችን እየበላሁ መሄድ ደስ ይለኛል። እና በአንገር ላይ ምግብ ትገዛለህ ለሚለው ጥያቄ መልስ የሚሆነው አዎ በመንገድ ላይ ምግብ እገዛለሁ ገዝቼም እበላለሁ። እና ለልጆቼም በመዝናናት ላይ ያለው ራሱ በመዝናናት ላይ ከጓደኞቼ ጋር ከ ከቤተሰቦቼ ጋር አንዳንድ ጊዜ ወደ መንገድ ወጥተን ስንዝናና ወክ ስናደርግ በዛን ጊዜ ምግብ እበላለሁ ምግብ እንገዛለን ከመንገድ ላይ የተለያዩ ምግቦችን እንገዛለን በዛን ጊዜ ከዛ ያንን ምግብ እየበላን ወክ እናደርጋለን ማለት ነው። እንራመዳለን በአስፋልቱ ዳር እንራመዳለን። መናፈሻ ነገር ካለ ወንበሮች ነገር ካሉ እዛ ላይ ደግሞ ተቀምጠን ያን የያዝነውን ምግብ እየበላን እየተጫወትን እንዝናናለን ማለት ነው። እና በመንገድ ላይ ምግብ መግዛት በጣም አሪፍ ነገር ከነዛ መካከል እንግዲህ ስትራብ ሰው ይራባል እንግዲህ ሰው ሲራብ በዛን ጊዜ የነዛን የተለያዩ ምግቦችን በርካሽ ዋጋ ነገር ግን በአሪፍ ወይም በጥራትም በኳሊ በብዛትም እንገዛቸዋለን ማለት ነው። እና ይሄንን መግዛታችን ለእኛ ብቻ ሳይሆን ጠቅሞ ለሻጮች ራሱ ሌላ ቦታ የሚሄዱበት አጥተው ሊሆን ይችላል። እና ያንን ስንገዛቸው ለእነሱ የገቢ ምንጭ የገቢ ምንጭ ይሆንላቸዋል። ከዛ በተጨማሪ ደግሞ ለእኛም ያው እንግዲህ ለእኛም እርካታ እናገኝበታለን እነሱም ደግሞ የገቢ ምንጫቸው ነው። ትርፍ የሚያገኙበት መንገድ ስለሆነ ያንን ነገር እንግዲህ ለእናሱም ለሁላችንም ለማህበረሰቡም ለሀገርም ሀገራችንን የሚያሳድግ ነገር ነው። እና ያንን ምግብ መግዛት ራሱ አሪፍ ነገር ነው ሰዎችን እንደመርዳት ሊቆጠር ይችላል። እና ይሄንን አደርጋለሁ በመንገድ ላይ ምግብ እንግዲህ ሌላ መጥፎ ጉዳቶችም ሊኖሩት ይችላሉ። መንገድ ላይ ምግብ መብላት አንደኛ ለምሳሌ እንግዲህ አሁን የሰው አይን ውስጥ ሊያስገባን ይችላል በጣም የተራቡ ሰዎች በመንገድ ላይ ሊኖሩ ይችላሉ። እና እንግዲህ እያማራቸው እየማራቸው እያለ የኛን ምግብ በሚያዩበት ጊዜ አይናቸው በጣም አትኩሮ ሲያዩት እኛን ሊያመን ይችላል ምክንያቱም እነሱ መብላት የተመኙ እኛ መንገድ ላይ እነሱን እያሳሳን ስንበራ በዛን ጊዜ እነሱም ቢያምራቸው ስለሚችል ለነሱም እያካፈልን ብንበላ አሪፍ ነው። ከዛ ውጪ ግን በመንገድ ላይ ምግብ መብላት አሪፍ ነው። እንደውም ተሰባስበን ምናምን አብረን ከጎዳና ተዳዳሪዎች ጋር ሆነ ከምግብ ላጡ የእለት ምግብ ላጡ እየረዳን ምናምን በዛ ብንበላው ምግቡን በጣም አሪፍ ነገር ይሆናል ብዬ አስባለሁ። እና ከዛ ውጪ ደግሞ በመንገድ ላይ መብላት መንገድን ሊያቆሽሽ ይችላል በርግጥ የታሸጉ ምግቦች ምናምን ከሆኑ መንገድን ሊያቆሽሽ ይችላሉ። ያንን ቆሻሻውን ግን በተቀመጠልን ቅርጫት ላይ ቆሻሻውን ወረቀቶችን ምናምን እያስቀመጥን ብንመገብና መንገድ መንገድ ንጽህናችንን ጠብቀን መንገዱን ሳናቋሽሽ ግን ምግቡን ብንመገብ አሪፍ ይሆናል ብዬ አስባለሁ። ስለዚህ በመንገድ ላይ ምግብ መግዛት ትወዳለህ ለሚለው አዎ መግዛት እወዳለሁ። ምግብ መመገብም እወዳለሁ። መንገድ ላይ እና ይሄ ነገር አሪፍ ነው ብዬ አስባለሁ። እመሰግናለሁ

እንግዲህ የኔ ጥያቄ የሆነው እንግዲህ በቤት ውስጥ ወይስ በውጭ መሆን ትመርጣለህ የሚለው ጥያቄ ነው? እንግዲህ ጥያቄ በቤት ውስጥ ወይስ በውጭ መሆን ትመርጣለህ ለሚለው ጥያቄ እኔ እንግዲህ በቤት ውስጥ መሆን እመርጣለሁ ብዬ እላለሁ። ምክንያቱም እንግዲህ በቤት ውስጥ የተለያዩ ነገሮች አሉ አሁን ለምሳሌ ቤት ውስጥ ከሆንክ ብርድ አያገኝህም። ሙቀት አለው ቤቱ የተለያዩ ምግቦችም ሊኖሩ ይችላሉ መጠጦችም አሉ። ቴሌቪዥን አለ የተለያዩ ደስ ደስ የሚሉ ቤት ውስጥ የሚኖሩ መኝታዎች አልጋዎች እቃዎችም አሉ። እና እነዛ እያሉ እንዴት እኔ በውጭም በቤት መሆን እችላለሁ በውጭ መሆን እችላለሁ ነው። እና ስለዚህ እኔ በቤት ውስጥ መኖር እመርጣለሁ። ምክንያቱም በውጭ ከሄድን ውጭ ላይ ብዙ ነገር አለ አቧራ ሊኖር ይችላል። የተለያዩ ድምጽ ያላቸው ረባሽ ድምጾች ሊኖሩ ይችላሉ የመኪና ድምጽ ይኖራል። የሞተር ድምጽ ይኖራል የባጃጅ የተለያዩ የመኪናዎች ድምጽ ይኖራል እና በዛ ምክንያት እና በዛ ምክንያት ሊረብሸኝ ይችላል ስለዚህ እኔ ቤት ውስጥ ጸጥታን እመርጣለሁ። የተለያዩ ቤት ውስጥ አትክልቶች ስላሉ እነዛን እያየሁ ምናምን እዝራናለሁ እንጂ ውጪ ወጥቼ ብዙ ችግር እንዲደርስብኝ አልፈልግም። ምክንያቱም የተለያየ ሌባ ሊኖር ይችላል ውጪ ላይ የተለያየ የማላውቀው ሰው ሊኖር ይችላል። እና ቤት ውስጥ ከሆነ ግን ቤተሰቦቼ ናቸው የሚኖሩት ቤተሰቦቼ ጋር ብዙ ጊዜ ማሳለፍ እወዳለሁ። እና እኔ ቤት ውስጥ መኖር እመርጣለሁ ቤት ውስጥ መሆን ደስ ይለኛል እላለሁ። እና አሁን ለምሳሌ ቤቱ ቤተሰቦቼ ጋር የማሳልፈው ቤት ውስጥ ነው። ቤት ውስጥ እንግዲህ መሆን ብዙ ጥቅሞች አሉት ቤተሰቦቻችን ጋር ብዙ መልካም ግንኙነት እንዲኖርን ያደርገናል በጣም እንድንግባባ ያደርገናል። ቤት ውስጥ አብረን ጊዜ ስናሳልፍ አብረን ስንጫወት አብረን ስንደሰት በዛን ጊዜ ብዙ እንግባባለን ማለት ነው። ነገር ግን ውጪ የምሆን ከሆነ ብቻዬን ነው ልሆን የምችለው ብቻዬን ከሆንኩ ደግሞ ይደብረኛል። ብዙ ነገር ያመልጠኛል ማለት ነው። ቤት ውስጥ የሚከናወኑ በዛ ላይ ደግሞ ከምግብ አንፃር ስናየው ቤት ውስጥ የሚሰሩ ምግቦች በጣም ጥራት ያላቸው ናቸው። ስለዚህ መጠናቸውም ብዙ ነው ጥራታቸውም አሪፍ ነው። ስለዚህ ቤት ውስጥ ያሉ ምግቦች አሪፍ ናቸው። ነገር ግን ውጪ የምንመገብ ከሆነ ውጪ ጥራት ላይኖረው ይችላል ብዙ እኮ ብዙ መጠንም ላይኖረው ይችላል ስለዚህም ሊርበን ይችላል ማለት ነው። ስለዚህ ውጭ መሆን የተለያዩ ጉዳቶች አሉት ማለት ነው። ስለዚህ እኔ የምመርጠው ምንድነው ቤት ውስጥ መሆን እመርጣለሁ ማለት ነው። ስለዚህ ቤት ውስጥ መሆን ይሄን የመሰለ ጥቅም አለው ነገር ግን ውጭ መሆን ግን ብዙ ጉዳቶች ያመጣብኛል ብዬ አስባለሁ። ምክንያቱም ከጓደኞቼ ጋር ወደ ውጭ ወጥተን ልንሄድ የምንችለው ቁማር ቤት ሊሆን ይችላል። አልባሌ ቦታ ልንኖር እንችላለን ስለዚህ ቤት ውስጥ ከሆን ግን ከቤተሰቦቻችን ጋር ነው እና ጊዜያችንን የምናያሳልፈው ብዙ መጥፎ ነገር የለውም ብዬ አስባለሁ። ስለዚህ ከአሉባልታ ቦታ ከመዋል ይልቅ ቤት ውስጥ መዋል ይሻላል በሚለው ሀሳብ እሄድና ቤት ውስጥ መቀመጥ ወይም መሆን ይሻላል ብዬ አስባለሁ ማለት ነው። ስለዚህ ቤት ውስጥ መሆን አሪፍ ነው። ቤት ውስጥ የሚሆን ሰው የቤት ልጅ ይባላል። አሁን ውጭ የሚውል ግን ዶርዬ ነው ሊባል የሚችለው ምክንያቱም ከሌላ ከሌላ ሰፈር ጓደኞቹ ጋር ይዞራል ከተማ ሲዞር ማህበረሰቡ ሊጠላው ይችላል። ምክንያቱም ሲዞር ሲያውደለድል ነውና የሚወለው ማለት ነው። ስለዚህ ቤት ውስጥ ከሆንክ ግን የተለያዩ ስራዎችን ልትሰራ ትችላለህ ቤተሰቦችን ታግዛለህ እና እነሱን እየረዳ ቤት ውስጥ ብትቀመጥ አሪፍ ነው ብዬ አስባለሁ ማለት ነው። ስለዚህ እኔ በቤት ውስጥ ወይስ በውጭ መሆን ትመርጣለህ እንደው ጥያቄ በቤት ውስጥ መሆን እመርጣለሁ

ምን የቤት እቃዎችን ትጠቀማለህ ነው እንግዲህ የሚለው ጥያቄው እኔ የምጠቀመው ብዙ አይነት የቤት እቃዎችን እጠቀማለሁ። እንግዲህ ከመጀመሪያው ስነሳ። ከትልቁ ብንነሳ እንግዲህ የቤት እቃ ምን እንጠቀማለን ቢባል እንግዲህ ዋናው እንግዲህ ቤት ውስጥ እንግዲህ የሚያስፈልገው ዋናው ነገር አልጋ ነው አልጋ ከሌለ እንግዲህ የሰው ልጅ መኝታ ያስፈልገውና እንግዲህ መተኛት አለበት ስለዚህ የሰው ልጅ ለመተኛት እንግዲህ ፍራሽ ወይም አልጋ ያስፈልገዋል ስለዚህ አልጋ እጠቀማለሁ ማለት ነው። በመጀመሪያ ደረጃ እንግዲህ ከሁሉም የሚበልጠው እንግዲህ አልጋ ነው። መጀመሪያ ቤት ካለ ቤት ውስጥ ሊኖር የሚገባው አልጋ ነው። አልጋ ደግሞ ለመተኛነት የሚያገለግል እቃ ነው። ስለዚህ መጀመሪያ የምጠቀመው እንግዲህ አልጋን ነው የምጠቀመው የቤት እቃዎች ውስጥ በብዛት የሚጠቀመው አልጋን ነው። ከዚያ በተጨማሪ እንግዲህ ከዚያ በመቀጠል ቴሌቬጅን አለ ቤቱ ውስጥ እንግዲህ ቴሌቬጅን እጠቀማለሁ። ቴሌቬጅን እንግዲህ የተለያዩ ዜናዎችን ለማየት የተለያዩ አዝናኝ ነገሮችን ለማየት ሀገር ውስጥ የሚካሄዱ ነገሮችን ሩጫዎችን ኳሶችን ለማየት የምጠቀምበት ነገር ነው። እንግዲህ ቴሌቪዥን ሁለተኛው የምጠቀመው ቤት ውስጥ እቃዎች አንዱ ነው። ከዚያ በመቀጠል ደግሞ ፍሪጅ እጠቀማለሁ ፍሪጅ እንግዲህ ለምን ይጠቅማል? ቢባል ፍሪጅ እንግዲህ የተለያዩ ምግቦችን ለማቀዝቀዣነት መጠጦችን ለማቀዝቀዣነት ምግቦች እንዳይበላሹ በሙቀት ምክንያት ወይም በተለያየ ነገር ባይረባ ባክቴሪያ እንዳይጠቁ ለማድረግ እዚያ ፍሪጅ ውስጥ አስቀምጣቸውና ይቀዘቅዛሉ እንዳይበላሹ የሚያደርግ መሳሪያ ነው። ስለዚህ በሶስተኛ ደረጃ ፍሪጅን ነው የምጠቀመው ማለት ነው። ከዚያ በመቀጠል እንግዲህ ቤት ውስጥ የምጠቀማቸው እንግዲህ የኤሌክትሪክ ምድጃዎችን እጠቀማለሁ ወይም እስቶቦችን እጠቀማለሁ ማለት ነው። እንግዲህ እነዚያ ደግሞ ለምን ያገለግላሉ ቢባል እንግዲህ የተለያየ ወጥ መስራት አለብኝ እንግዲህ ቤት ውስጥ ሲኖር ምግብ ያስፈልጋል ምግብ ለመስራት ደግሞ የተለያየ ኤሌክትሪክ ምጣድ የተለያየ የኤሌክትሪክ ምድጃዎች ያስፈልጋሉ። እና እነሱን እንግዲህ ምግቦችን ለማብሰል የተለያዩ መጠጦችንም ሆነ ሾርባዎችን ወይ የተለያዩ አጥሚቶችን ወይም ደግሞ ሾርባዎችን ለመስራት ወተት ለማሞቅ ውሃ ለማሞቅ የተለያየ ነገር ለማድረግ እንግዲህ የኤሌክትሪክ ምድጃዎች ያስፈልጋሉና እነሱን እጠቀማለሁ። ከዚያ በመቀጠል ደግሞ ኤሌክትሪክ ምጣድ አለ ኤሌክትሪክ ምጣድ እንግዲህ እንጀራዎችን ለመጋገር ያስፈልጋል ዳቦዎችን ለመጋገር እነሱን ለመሳሰሉ ነገሮች የምጠቀመው እንግዲህ ኤሌክትሪክ ምጣድ ነው ማለት ነው። ስለዚህ ምን የቤት እቃዎች ትጠቀማለህ የሚባል ለሚለው ጥያቄ? ብዙ የቤት ጠቀመው የቤት እቃዎችን እጠቀማለሁ አልጋዎችን እጠቀማለሁ እንግዲህ አልጋዎችን እጠቀማለሁ ቴሌቪዥን እጠቀማለሁ ፍሬጅ አለ። ኤሌክትሪክ ምጣዶች ኤሌክትሪክ ምድጃዎችን እጠቀማለሁ ከዚያ በተጨማሪ ደግሞ እንግዲህ ቤት ውስጥ ስኖር እንግዲህ የተለያዩ መደርዳሪያዎች ቁም ሳጥኖች ሊኖሩ ያስፈልጋል ምክንያቱም የተለያዩ ሻንጣዎች ወይም ቁም ሳጥኖች ሊኖሩ ያስፈልጋል ምክንያቱም ልብሳችንን እንግዲህ እዚያ ውስጥም የምንኖር ከሆነ ልብስ ያስፈልገናል ልብስ ደግሞ የሚቀመጥበት ቦታ ያስፈልገዋል። እንግዲህ ቁም ሳጥኖች ላይ ልብስን አስቀምጣለሁ ወይም ሻንጣዎች ላይ ልብስ ይቀመጣል ስለዚህ እነዚያ ያስፈልጋሉ ማለት ነው። ስለዚህ እነዚህን እቃዎች እጠቀማለሁ ከዚያ በተጨማሪ ደግሞ እንግዲህ ለሰው ልጅ እንግዲህ አስፈላጊ ነገር ምንድነው ቢባል እንግዲህ ቤት ውስጥ የቤት እቃዎች ምንድን ናቸው? ቢባል እንግዲህ የተለያዩ ሳህንዎች የተለያዩ ብርጭቆዎች የተለያዩ እንግዲህ እቃዎች ያስፈልጋሉ እነዚያን እቃዎች እንግዲህ በአግባቡ እየተጠቀምን ልንይዛቸው ያስፈልጋል ምክንያቱም እነዚያ ሊሰበሩ የሚችሉ እቃዎች ናቸው። እና እነዝያን እቃዎች በአግባቡ ከያዝናቸው አሪፍ ነገር ሊሆን ይችላል። ስለዚህ ምን የቤት እቃዎችን ትጠቀማለህ የሚለው ጥያቄ መልስ ሊሆን የሚችለው ወንበሮቼን አልጋዎችን ጠረጴዛዎችን የተለያዩ ነገሮችን እጠቀማለሁ።

አዎ በምንጣፍ ላይ ብቀመጥ በምንጣፍ ላይ መቀመጥ ትወዳለህ ለሚለው ጥያቄ እንግዲህ በምንጣፍ ላይ መቀመጥ እወዳለሁ። ለምን ቢባል አሁን ለምሳሌ እንግዲህ ብዙ አይነት መንገዶች አሉ። ምንጣፍ ላይ መቀመጥ ማለት እንግዲህ ብዙ ጥቅሞች አሉት። ከነዛም መካከል እንግዲህ አንደኛ ምንጣፍ ላይ ከተቀመጥን ልብሳችንም ሆነ ሰውነታችን ሊቆስጥ ሳይችልም ምክንያቱም ከስር አባራ ሊኖር ይችላል መሬቱ ላይ ከተቀመጥን አባራ ሊነካን ይችላል ወይም እጭቃ ሊነካን ይችላል ወይም ቆሻሻ ነገር ሊነካ እንችላለን። ነገር ግን በምንጣፍ ላይ የምንቀመጥ ከሆነ ከነዛ ሁሉ ቆሻሻዎች ከጭቃው ከአቧራው እንላቀቃለን ማለት ነው ምክንያቱም አዋራውን ምንጣፉን ስለሚሸፍንልን። ስለዚህ ምንጣፉ ላይ ብንቀመጥ አሪፍ ነው ብዬ አስባለሁ። ምክንያቱም ምንጣፍ ካለ አንቆሽሽም ልብሳችንም ቶሎ ቶሎ ማጠብ አይጠበቅብንም ምክንያቱም ምንጣፍ ላይ ስለምንቀመጥ ስለማይቆሸሽ ማለት ነው። ስለዚህ በምንጣፍ ላይ በምንጣፍ ላይ ትቀመጣለህ ለሚለው ጥያቄ አዎ ምንጣፍ ላይ እቀመጣለሁ። በብዛት እንደውም ቤታችን ውስጥ አሁን ለምሳሌ ስሚንቶ የሆነ ቤት ውስጥ ምንጣፍ ቢኖር የተመረጠ ይሆናል። ምክንያቱም ስሚንቱ ቀዝቃዛ ስለሆነ በቅዝቃዜው ምክንያት እግራችንን ብርድ ሊመታን እንችላለን በጣም ስለሚቀዘቅዝ መሬቱ በዛን ጊዜ ምንጣፍ ያስፈልገናል። ስለዚህ ምንጣፉ ካለ ግን ሞቃታማ ነው ምንጣፉ ሞቃት ያደርገዋል ስለዚህ ብርድ ሊመታና አይችልም ማለት ነው። ከዚህ አንፃር የተነሳ ምንጣፍ ላይ ትቀመጣለህ ለሚለው አዎ እቀመጣለሁ ምክንያቱም ምንጣፍ ላይ አሪፍ ነው። ከሶፋ ይልቅ ከወንበሮች ይልቅ አንደኛ ለወገባችን አሪፍ ነው ወገባችን አይጎዳም። ምክንያቱም እጣፍ ላይ ከተቀመጥን ተመቻችተን ስለምንቀመጥ ነገር ግን ወንበር ላይ ወይም ሶፋ ላይ ተንጠልጥለን የምንቀመጥ ከሆነ እግራችንም ወገባችንም ሊጎዳ ይችላል። ስለዚህ ምንጣፍ ላይ ብንቀመጥ አሪፍ ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ አሁን ለምሳሌ ቀይ ምንጣፍ አለ ጥቁር ምንጣፍ አለ ነጭ ምንጣፍ አለ እና ፀጉር ያለው እና የሌለው ምንጣፍ አለ ከእነዚህ መምረጥ አለብን። ምክንያቱም አሁን ነጩ ምንጣፍ ወይም ፀጉር የሌለው ምንጣፍ ከሆነ ያ ምንጣፍ ቅዝቃዜን ይስባል ስለዚህ ቅዝቃዜውን ያስተጋባል እንጂ አይቀንሰውም ማለት ነው። ስለዚህ ምን ማድረግ አለብን? ወፈር ያለው ምርጥ ምንጣፍ መርጠን ገዝተን ለቤታችን ምንጣፍ ብናደርገው የተመረጠ ይሆናል ማለት ነው። ከዚህ አንፃር እንግዲህ ስናየው የተለያዩ ምንጣፎችን መግዛት እንችላለን። ከሱቅ ሄደን ከእነዚህም ምንጣፎች አንዱ እንግዲህ ምንጣፍ ብዙ አይነት ምንጣፍ አለ የልብስ ምጣፎች አሉ የተሰሩ ከዛ በተጨማሪ ደግሞ የተለያዩ በፋብሪካ የተሰሩ ምንጣፎች አሉ። ስለዚህ እነዛን ምንጣፎች መጠቀም እንችላለን። እና እኔ የምለው ምንድነው? ምንጣፍ ላይ ትቀመጣለህ ለሚለው ጥያቄ እንግዲህ አዎ ምንጣፍ ላይ እቀመጣለሁ። በብዛት እንደውም የምሳ ሰዓት ላይ እቀመጣለሁ ከዛ በተጨማሪ ደግሞ ምሳ ቤተሰብ ጋር ስንበላ በግሩፕ ሆኖ ስንበላ እንደዛ ስናደርግ ስንጨዋወት ምናምን ምንጣፍ ላይ ተቀምጠን ነው የምናሳልፈው እና ምክንያቱም ሶፋ ላይ ወንበር ላይ ሆነን እንደፈለግን ለመጫወት ወይም ለመዝናናት አይመችንም። ስለዚህ ምንጣፍ ላይ ሆናን ብንቀመጥ ወይም ብንዝናና መልካም ይሆናል ብዬ አስባለሁ። ከዛ በተጨማሪ ደግሞ ምንጣፍ ላይ እንግዲህ ስንቀመጥ ምንጣፍ ላይ ስንቀመጥ ማስተዋል ያለብን ነገር የሆኑ የሚቆርጡ ነገር መርፌ ወይም ምላጭ ነገር እንዳይኖር ያው መጠንቀቅ አለብን ምክንያቱም እዛ ላይ ካገኘን እግራችንም እጃችንን ሊቆርጠን ስለሚችል ማለት ነው። ስለዚህ ምንጣፍ ላይ ትቀመጣለህ ለሚለው ጥያቄ የን መልስ ሊሆን የሚችለው አዎ ምንጣፍ ላይ እቀመጣለሁ። ለምን ቢባል ቅዝቃዜዎቼን ለማስወገድ ወይም ብርድ እንዳይመታኝ ራሴን ለመከላከል ከአቧራ ለመንጻት ከቆሻሻዎች ለመራቅ ምናምን ለነዛ እጠቀምበታለሁ ማለት ነው።

አዎ የድርጅት ዝግጅቶችን እሳተፋለሁ። እንግዲህ የድርጅት ዝግጅቶች ምንድን ናቸው? የድርጅቶች ዝግጅቶች ለምን ይጠቅማሉ? የድርጅት ዝግጅቶች ለምን ይጠቅማሉ? የድርጅት ዝግጅቶች ለምን አስፈላጊ ሆኖ የሚሉትን ጥያቄዎች ለማየት እንሞክራለን እንግዲህ እዚህ ጋር የደረሰኝ ጥያቄ የድርጅት ዝግጅቶችን ትሳተፋለህ ወይ የሚለው ነው? አዎ እሳተፋለሁ። የድርጅት ዝግጅቶችን ለመሳተፍ አስፈለገ ብንል እንግዲህ የድርጅት ዝግጅቶችን ለመሳተፍ ያስፈለገበት ምክንያት እንግዲህ አንዳንድ ጊዜ ድርጅቱ ውጤታማ ሊሆን ይችላል። ወይም ደግሞ የድርጅቱ ስብሰባ ሊጠራ ይችላል ወይም የተለያየ ዝግጅቶችን ሊያዘጋጅ ይችላል። እንግዲህ አመታዊ በዓሉን ሊያከብር ይችላል ወይም ደግሞ የተለያዩ ውጤት ሲያመጣ ትርፋማ ሲሆን ያንን ድርጅት እንግዲህ ያከብራል ማለት ነው። ዝግጅት አዘጋጅቶ ይጠራል ሰራተኞችን ወይም የስራ ባልደረቦቹን እና ሌሎችንም ሁሉንም ይጠራል። እና በዛን ጊዜ ድርጅት ዝግጅት ላይ መገኘት ያስፈልጋል። ለምን ቢባል የዛን ጊዜ ብዙ ብዙ ትልልቅ ሰዎች ብዙ ታዋቂ ሰዎች ብዙ እውቀት ያላችሁ ሰዎች እዛ ላይ ስለሚገኙ አንደኛው እውቀትን እንሸምታለን እዛ ጋር በመሄዳችን ብዙ እውቀቶችን ገብይተን እንመጣለን ማለት ነው። ከዛ በተጨማሪ ደግሞ እንግዲህ እኛም እውቅና እናገኛለን ማለት ነው። እዛ ድርጅት ላይ ስንሄድ በዛው በዛ በዛ አጋጣሚ ሌላ ሰዎችን እንተዋወቅና ጥሩ ሪሌሽንሺፕ ውስጥ ልንገባ እንችላለን። ስለዚህ ያንን ሁኔታ ተከትሎ የድርጅት ዝግጅቶችን መሳተፍ አስፈላጊ ነው። የድርጅት ዝግጅት ለምን አስፈለገ ካለን እንግዲህ አንድ ድርጅት ትርፋማ ከሆነ ወይም ደግሞ አንድ ድርጅት የመክፈጫ ዝግጅት ካዘጋጀ የሆነ ድርጅት ተሰርቶ ያን ድርጅት ለመክፈት ዝግጅት ካደረገ ያን ቤቱን ለመመረቅ ወይም ድርጅቱን ለመመረቅ ዝግጅት ያዘጋጃል። በዛን ጊዜ ብዙ ማህበረሰቦችን በዛ አካባቢ የሚገኙትን ተጠቃሚዎችን ይጠራል እና በዛን ጊዜ መገኘት አሪፍ ነው። እና ለዚህም ያዘጋጀህ አንደኛ ለምርቃት ሊሆን ይችላል ወይም ሁለተኛ ደግሞ ፕሮፊት ውጤታማ ሲሆን ድርጅቱ ውጤታማ ሲሆን ያን ጊዜ ያንን እንትን ዝግጅት ያዘጋጃል ማለት ነው። ከዚህ የተነሳ ያው ዝግጅቱ ላይ ብንሄድ እንግዲህ ከብዙ ሰዎች ጋር ልንተዋወቅ እንችላለን የኛንም ቢዝነስ የኛንም ስራ ወደፊት ከሌሎች ሰዎች ጋር ስለምንሰራ አንደኛ ልምድ ይሆነናል ልምድ ልምድ እንለዋወጣለን። ከዛ በተጨማሪ ደግሞ እንግዲህ የተለያዩ ደንበኞችን ልናፈራ እንችላለን እዛ በመሄዳችን እኛ የተለያዩ እዛ እዛ ድርጅት ላይ ደንበኛ የሆኑ ነገር ግን እኛ ጋር ደንበኛ ያልሆኑ እነዛን ሰዎች ወደ እኛ የመሳብ የመሳብ እድሉን እናገኛለን ማለት ነው። ስለዚህ እነዛን ዝግጅቶች መሳተፍ ለእኛም ጥቅም አለው ማለት ነው። ለድርጅቱም የተወሰነ ያው የድርጅቱ ያዘጋጀበት የራሱ የሆነ የራሱ የሆነ ግብ አለው እና ያንን ግብ ለማስፈፀም ነው። ድርጅቱ የሚያዘጋጀው ዝግጅት ስለዚህ እኛም በዛ ተገኝተን አንደኛ ድርጅቱ ዝግጅት ላይ ተሳታፊዎች እንሆናለን ከዛ ከሁለተኛ ደግሞ እዛ ላይ እውቀት እንሸምታለን ከዛ በተጨማሪ ደግሞ ሰዎች ጋር ግንኙነትን እንፈጥራለን ማለት ነው። ስለዚህ የድርጅት ዝግጅቶች መሳተፍ በጣም አሪፍ ነገር ነው። ከዛ በተጨማሪ ደግሞ ቤተሰቦቻችን ጋር እንተዋወቃለን ከድርጅት ከ ከስራ ባልደረቦቻችን ቤተሰቦች ጋር የምንተዋወቅበት ጊዜ ነው። እና የዛን ጊዜ እዛ ብንገኝ በጣም አሪፍ ነገር ነው ብዬ አስባለሁ። አመሰግናለሁ

አዎ እንግዲህ ሙዚየም መሄድ እወዳለሁ። እኔ ሙዜዬም መሄድ ለምን አስፈለገ ሙዜዬሞችስ ለምን ይጠቅማሉ? ሙዚዬምስ ምንድነው አላማው የሚሉትን? ጥያቄዎች መሰረት በማድረግ የተለያዩ ርዕሰ ጉዳዮችን እናነሳለን። እዚህ ላይ እንግዲህ የሙዜዬም መሄድ ትወዳለህ ለሚለው እንግዲህ የኔ መልስ ሊሆን የሚችለው አዎ ሙዜዬም እንግዲህ በጣም እንደምናውቀው ሙዜዬሞች በጣም ጠቃሚ ነገሮች ናቸው። በሀገራችን ላይ ሙዜዬሞች እንደውም ሊስፋፉ የሚገቡ ነገሮች ቢኖሩ አንደኛ ሙዜዬም ነው። እንግዲህ ሙዚየም ምንድነው ጠቅሙ ካለን እንግዲህ ሙዚየሞች ለምን አስፈለጉ? መጀመሪያ መጀመሪያ ሙዚየም ለምን አስፈለገ የሚለውን ጥያቄ ብናይ እንግዲህ ሙዚየም ለምን አስፈለገ? ሙዜዬሞች እንግዲህ እንዴትስ ተመሰረተ የሚለውን አብረን በዛው እናያለን። እንግዲህ ሙዜዬሞች ለምን አስፈለጉ ወይም ለምን ተመሰረቱ? ቢባል እንግዲህ ድሮ የተካሄዱ ነገሮችን ወይም በአሁንም ቢሆን የሚካሄዱ ነገሮችን ቅርሶችን ታሪኮችን ጀግንነቶችን ወይም የተለያዩ ማዕድናትን የምናስቀምጥበት ቦታ ሙዜዬም ይባላል። ስለዚህ ያ ነገር ለምን ይጠቅማል? ቢባል እንግዲህ ያንን ሙዚየም እያየን የተለያዩ የድሮ መጽሐፍትን የተለያዩ የድሮ የጦር እቃዎችን የተለያዩ ሚኒራሎችን ወይም እቃዎችን እዛ ላይ እናስቀምጣለን ያለ ለምን አስፈለገ ቢባባል እንግዲህ የድሮ ታሪኮችን ለማወቅ ነው። እንግዲህ በዶሮ ጊዜ ምን ተካሄደ በና ሀይለ ስላሴ ጊዜ በነ አጼ ሚኒሊክ ጊዜ በነ ቴዎድሮስ ጊዜ ምን ተካሄደ የሚሉትን ለማየት በነዛ ጊዜ ያሉትን ቅርሶችን አይተን መጽሐፍቱን አንብበን ማወቅ እንችላለን ማለት ነው። ስለዚህ እነዚህ ነገር ግን ሙዜዬም ውስጥ ባይቀመጡ ኖሮ ይሄንን ነገር ማወቅ አንችልም ማለት ነው። ስለዚህ የነዚህ ጥቅም አንደኛው ለሀዲሱ ትውልድ ለሀዲሱ ለመጭው ለሀገር ተረካቢ ትውልድ እነዚህን ታሪኮችን ማሳወቅ ማስቀመጥ ጠብቆ ማቆየት ነው። እና እነዚህን ሙዜዬም መጠበቅ እና ማቋቋም በጣም አሪፍ ነገር ነው ብዬ አስባለሁ ማለት ነው። ስለዚህ እኔ ሙዚየም መሄድ እወዳለሁ። እንግዲህ ሀገራችን ኢትዮጵያ ውስጥ ብዙ አይነት ሙዜየሞች አሉ። እነዛም እንግዲህ ለምን እነዛም እንግዲህ ለምሳሌ ሀረር ላይ ያለው ሙዜዬም አለ ጅማ ላይ ያለው ሙዚየም የአባ ጅፋር የአባ ጁፋር ሙዚየም አለ። እዛ ላይ እንግዲህ ያሉትን የአባ ጁፋርን አልጋዎች የአባ ጁፋርን የጦር እቃዎች የአባ ጁፋርን ልብሶች የምናገኝበት ነው የሚኒሊክንም እንደዛው ሚኒሊክ ያለበት ቦታ እንግዲህ እናገኘዋለን ማለት ነው። አዲስ አበባ ላይ ስለዚህ እነዛን ማስቀመጥ እንግዲህ ለእኛ ለትውልድ ወይም ለቀጣዩ ትውልድ ታሪክን የምናስተላልፍበት አንዱ ዋናኛው እና መሰረታዊ ነገር የሆነው ሙዜዬም ነው ማለት ነው። ስለዚህ ሙዜዬም እሄድ እወዳለሁ ማለት ነው። ስለዚህ ሙዚዬም ስንሄድ እንግዲህ ብዙ ነገሮችን ልናገኝ እንችላለን እንግዲህ የደሩ የጥንት ብራና መጽሐፍትን ልናገኝ እንችላለን እዛ ላይ የተጻፉት የነገስታት አይነቶችን እናያለን። እንዴት ሀገርን እንደሚገዙ ወይም ሩላ ህጋቸው እንዴት እንደነበረ ባህላቸው እንዴት እንደነበረ የምናይበት ነው። እና የተለያዩ የባህል እቃዎችን እናያለን የሙዚቃ መሳሪያዎችን እናያለን የተለያዩ የዱር እንስሳትን እናያለን ማለት ነው። ስለዚህ ያንን ማየታችን ለመጪው ትውልድ ጠቃሚ ነው። ምክንያቱም ድሮ የተሰሩትን ስህተቶች እንዳንደግም ያልተሰሩትን ጥሩ ነገሮች ደግሞ እንድንሰራ ስለሚያደርግን ያንን መጠበቅና መንከባከብ የተለያዩ ሙዚዬሞችን ማቋቋም በጣም አሪፍ ነገር ነው። ብዬ እወዳለሁ። እንግዲህ ኢትዮጵያ ውስጥ ብዙ ብዙ ሙዚየሞች አሉ። እዛ እኔም እግር አጋጥሞኝ እንግዲህ እዛ ሄጄ ለመጎብኘት እችያለሁ። የተወሰኑ ሙዜዬሞችን እዛ እንግዲህ ብዙ አይነት ቅርሶች አሉ ብዙ አይነት የነገስታት ልብሶች የነገስታት መንበሮች የነገስታት አክሊሎች ቆቦች ወይም ዘውዶችን እናገኛለን ማለት ነው። ስለዚህ እነዛን መጠበቅና መንከባከብ አሪፍ ነው ብዬ አስባለሁ

በምን ሰዓት ትነሳለህ የሚል ጥያቄ ነው? የደረሰኝ እንግዲህ በምን ሰዓት ትነሳለህ ማለት ስንት ሰዓት ትነሳለህ ከእንቅልፍህ እንደማለት ይመስለኛል። እንግዲህ ብዙ ሰዎች እንግዲህ በጥዋት መነሳት መልካም ነው ብለው ያስባሉ። አንዳንዶች ደግሞ እንግዲህ አርፍዶ መነሳት እንቅልፍን ጨርሶ መነሳት መልካም ነው ብሎ ያስባሉ። እንግዲህ እነዚህ ሁለት ተቃራኒ ሀሳቦችን በጋራ እናያቸዋለን እንግዲህ እነዚህ ሀሳቦች ምንድነው ልዩነታቸው ምንድነው አንድ አይነታቸው የሚሉትን ጥቅማቸውን ጉዳታቸውን እያፈራረቅን እናያለን ማለት ነው። ስለዚህ በጧዋት መነሳት እንግዲህ የተለያዩ ጥቅሞች አሉት እነሱም ምንድን ናቸው? እንግዲህ በጧዋት መነሳት በጧዋት መነሳት እንግዲህ ቀንን ብሩ ያደርጋል ይላል። መጽሐፍ እንግዲህ ቀኑን ቀንም ብሩ ያደርጋል ስንል ምን ማለታችን ነው ብንል በጧዋት ከተነሳን ቀኑ ሙሉ ደስተኛ ሆነን እንውላለን የሚል ሀሳብ አለ። ማለት ነው ይሄ ሀሳብ እንግዲህ ከየት ነው የመጣው? ብንል ስፖርት ሰሪዎች እንግዲህ ጠዋት ተነስተው ስፖርት ይሰራሉ የተለያዩ እንቅስቃሴዎችን ያደርጋሉ ከዛ በኋላ ሻወር ወስደው ቀናቸውን ብሩህ አድርገው ይውላሉ ማለት ነው። ስለዚህ በጧዋት ተነስተን ስፖርት ሰርተን ብንውል ቀናችን የፈካ ይሆናል ማለት ነው። ስለዚህ በጧዋት መነሳት ለኔም ራሱ እንደኔ በጣም አሪፍ ነገር ነው ብዬ የምገምተው በጧዋት መነሳትን ነው። ስለዚህ ነገር ግን አርፍዶ መነሳት ወይም ዘግይቶ መነሳት ምን ጥቅሞች አሉት? ብንል አርፍዶ መነሳት ያው የተሻለ እንቅልፍ እንድናገኝ ይረዳናል። ነገር ግን በጊዜ የማንተኛ ከሆነ ነው የሚሆነው ነገር ግን በጊዜ ተኝተን ከሆነ በጧዋት ብንነሳ መልካም ነው። ምክንያቱም አብዝቶ መተኛት ራሱ በሽታ ነው። እና ያንን መጥፎ ነገር ያመጣብናል ድብርት ያመጣብናል ብዙ ሰዓት መተኛት የተለያዩ ሆርሞናችን እንዲዛቡ ያደርገናል ማለት ነው። ስለዚህ ድብርት ያመጣብናል ሰውነታችን ላይ ቀኑን ሙሉ ደብሮን ሊውል ይችላል ማለት ነው። ቶሎ ከእንቅልፋችን የማንነሳ ከሆነ ነገር ግን በጧት የምንነሳ ከሆነ በጊዜ መተኛት አለብን። በጊዜ አራት ሰዓት ላይ ወይም ከዛ በፊት በጊዜ የምንተኛ ከሆነ ጠዋት ለመነሳትም አይከብደንም ማለት ነው። ስለዚህ በጧዋት ተነስተን ስፖርት ሰርተን ቁርሳችንን በልተን በቃ ቀናችንን አሪፍ አርገን መዋል እንችላለን። ስለዚህ በጧዋት መነሳት አሪፍ ነገር ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ በጧዋት መነሳት በብዛት እንግዲህ በሀገራችን የተለመደው በጧዋት የሚነሱ ሴቶች ናቸው። ሴቶች እንግዲህ በጧዋት ተነስተው ቁርስ ያዘጋጃሉ የተለያዩ ነገሮችን መጠጦችንም አዘጋጅተው ሻይ አፍልተው ምናምን ነው እንግዲህ ባሎቻቸውን የሚቀሰቅሱ ነገር ግን ይሄኛው ለሴቶቹ መልካም ቢሆንም ነገር ግን ወንዶቹ እስከዛ ድረስ እስከ አራት ሰዓት እስከ ሶስት ሰዓት መተኛት የለባቸውም ብዬ አስባለሁ። ምክንያቱም አንደኛ ለስራ ይረፍድባቸዋል ሁለተኛ ደግሞ ቀናቸውን ደባሪ ነው የሚሆነው። ምክንያቱም ብዙ እንቅልፍ በተኛን ጊዜ ድብርት ይጫጫናናል እና ነው ስለዚህ ያንን ለማስወገድ ድብርታችንን ለማስወገድ በጧዋት መነሳት አለብን ማለት ነው። ስለዚህ በጧዋት ተነስተን ፊታችንን ታጥበን ወይም ሻወር ወስደን ገላችንንም ታጥበን ቢሆን ያንን ብናስኬደው እንደዛ ብናረግ በጧዋት ብንነሳ በጣም ሳናመሽ ስራ ከሌለን ሳናመሽ ተኝተን በጊዜ በጧዋት ብንነሳ መልካም ሀሳብ ይመስለኛል። እኔ እንግዲህ በምን ሰዓት ትነሳለህ የሚለው እኔ በጠዋት ነው የምነሳው። በጠዋት ተነስቼ ስፖርት እሞክራለሁ። ስፖርቴን ከሰራሁ በኋላ ቁርሴን በልቼ ከዛ ሁለት ሰዓት በፊት ወደ ስራ ሄድና ሁለት ሰዓት ሲል ስራ ቦታ ደርሳለሁ ማለት ነው። ስለዚህ በጧዋት መነሳት የተለያዩ ጥቅሞች አሉ ከነዛ ውስጥ እንግዲህ ደስታን የምናገኝበት ነው ማለት ነው። ስለዚህ በጧዋት መነሳት መልካም ነገር ነው ለሌሎችም የሚመከር ነገር ነው። እና በጧዋት መነሳት አሪፍ ነው ብዬ አስባለሁ ማለት ነው

እንግዲህ ዳቦ ማብሰል ትችላለህ የሚል ጥያቄ ነው የደረሰኝ? ዳቦ ማብሰል ያው ይቻላል በርግጥ ከተለማመድንበት የምንችለው ነገር ነው። እኔም ዳቦ ማብሰል እችላለሁ። እንግዲህ ዳቦ ማብሰል። ለምን ይጠቅማል ዳቦ ማብሰልስ እንዴት ይለመዳል? የሚሉትን ነገሮች እንግዲህ ማየት እንችላለን። ስለዚህ ዳቦ ማብሰል። መጀመሪያ እንዴት ነው? ዳቦ የሚበሰለው ዳቦ መጀመሪያ ከምንድነው የሚዘጋጀው የሚለውን በዚሁ አጋጣሚ እናያለን ማለት ነው። ዳቦ እንግዲህ ከስንዴ ነው የሚገኘው። ስንዴ እንግዲህ ይዘራና ከተዘራ በኋላ ያ ታጭዶ ይወቃና ከዛ በኋላ ያንን ሰብል ሰብስበን ከተወቃ በኋላ። ወደ ወፍጮ ቤት እንወስዳለን። የተወቀውን ስንዴውን አምርተን ወደ ወፍጮ ቤት እንወስደውና ያ ወፍጮ ቤት ተፈጭቶ። ያን ወፍጮ ቤት የተፈጨውን ዳቦ የተበጨውን ስንዴ ዱቄቱን ይዘን እንመጣና ቤት ውስጥ አውክተን። አቡክተን የተለያዩ እርሾዎችን አድርገን ምናምን ለወለት ለተወሰነ ሰዓት እንተወዋለን። ከዛ በኋላ ያኛው ሲነሳልን ወይም ሲደርስልን። ለመጋገር ሲደርስልን ወደ ምርጫው እንወስድና ምጣድ ላይ እናደርገዋለን ማለት ነው። ያን ምንግድ እንግዲህ ምጣድ ላይ ካደረግነው በኋላ ያንን ዳቦ ምጣር ላይ ካደረግነው በኋላ። እያገላበጥን እናበስለዋለን ማለት ነው። ስለዚህ አገላብጠን ካበሰልነው በኋላ ያንን ዳቦ ወደ ምግብነት እንጠቀመዋለን ማለት ነው። ስለዚህ ዳቦ ማብሰል ቀላል ነገር ነው። እንግዲህ ዳቦ ማብሰል በጣም ቀላል ነገር ነው። ብዙ እናቶች እንግዲህ ከድሮ ጀምሮ ለልጆቻቸው እንግዲህ ዳቦ ይጋግራሉ። ያን ዳቦ እንግዲህ እየበላን ለባህል በተለይ እንግዲህ ለባህል ነው ዳቦ የሚጋገረው ሀገራችን ላይ በብዛት ያው ለመግብነት ነው የሚውለው። እንግዲህ ዳቦ ዳቦ ለምን ይጠቅማል? ቢባል እንግዲህ ለምግበነት ነው የሚጠቅመው። እንግዲህ ዳቦም መብላት በጣም ደስ የሚል ነገር ነው። ዳቦ በጣም ጥቅሞች አሉት ብዙ ጥቅሞች አሉት ሀይል ይሰጠናል። ከዛ በተጨማሪ ደግሞ ሙቀትም ሀይልና ሙቀት ሳች ነው። እንግዲህ ዳቦ ስለዚህ ያን ዳቦ እየበላን በበዓላት ቀን በብዛት የሚጋገር እንግዲህ በበዓላት ቀን ነው። ዳቦ ይጋግራል እና እናቶቻችን እንግዲህ ዳቦን ይጋግራሉ። ከዛ በኋላ ደግሞ ልጆቻቸውም ያስተምራሉ። ስለዚህ እኔም እናቴ እንግዲህ ዳቦ ስትጋግር አይቼ በዛ ሁኔታ ነው የቻልኩት እንግዲህ ዳቦ መጋገርን። ነገር ግን እንግዲህ ዳቦን ስንጋግር መጠንቀቅ ይኖርብናል። ለምን ቢባል እንግዲህ የተለያዩ ጉዳቶች ሊደርሱብን ይችላሉ። ማለት ነው። እንግዲህ ዳቦን ስንጋግር በእሳት ልንጋግር እንችላለን ወይም በኤሌክትሪክ መድጃ ልንጋግር እንችላለን። ስለዚህ በዛን ጊዜ በጥንቃቄ የማንጋግር ከሆነ በእሳት ከሆነ ልንቃጠል እንችላለን ማለት ነው። በምድጃው እየሄድን እጃችንን እያስተካከለን ሳንጎዳ ወደ እሳቱ ሳንጠጋ ዳቦ ማብሰል ይኖርብናል ማለት ነው። ነገር ግን ወደ እሳቱ የምንጠጋ ከሆነ እሳቱ ይበለናል። ወደ ኤሌክትሪኩም የምንጠጋ ከሆነ ኤሌክተርኩ ሊይዘን ስለሚችል ወደዛ ሳንጠጋ በርቀት ሆነን ዳቦውን በስርዓት መጋገር ይኖርብናል። ማለት ነው። ስለዚህ ዳቦ መጋገር በጣም ቀላል ነው። ዳቦ ብዙ ደስ የሚሉ ለበዓላት የሚጋጋሩ ብዙ አይነት ዳቦዎች አሉ። እንግዲህ ያንን እየጋገርን ያንን እያበሰልን በጥንቃቄ በሆነ መንገድ ለበዓላት ለመሸጥም ይሆን ለገበያም ይጠቅማል። እንግዲህ ዳቦ ለመበል ብቻ ሳይሆን የሚጠቅመው ሸጠን የገቢ ምንጭ ለማድረግም የገቢ ምንጭ ሊሆን ይችላል። ዳቦን በመሸጥ የተለያዩ ገንዘቦችን መሰብሰብ እንችላለን። ስለዚህ ዳቦ ለመብል ብቻ ሳይሆን ለሚሸጥም ዳቦ መጋገር ይቻላል ማለት ነው። ስለዚህ ዳቦ መጋገር ትችላለህ? ወይ የሚል ጥያቄ ነው። የደረሰኝ እንግዲህ ዳቦ ማብሰል በጣም እችላለሁ። ያንም እናቴ ናት ያስተማረች እንግዲህ ዳቦ በጣም በመጋገር ቀላል ነገር ነው። ስለዚህ ማንም ሰው ከተማረ ሊጋግረው የሚችለው ነገር ነው። ማለት ነው

አዎ እንዴ ኮኮቦችን መመልከት እኮ በጣም የሚያስደስት ነገር ነው። እንግዲህ እኔ ኮኮቦችን መመልከት በጣም እወዳለሁ። እንግዲህ እነዛ ኮከቦች እንግዲህ በጣም የአይምሮ እርካታን የምናገኝበት መንገድ አንዱ ነው። እንግዲህ ኮከቦችን የምናየው መቼ ነው ቢባል የሚለውን ጥያቄ በዚሁ አጋጣሚ እናያለን። ኮከቦቼ ምንድን ናቸው ኮከቦች ከየት መጡ ኮከቦች እነማን ናቸው? የሚሉትንም በዚሁ አማካኝነት ልናያቸው የሚገቡ ነጥቦች ናቸው። ስለዚህ እንግዲህ ኮከቦችን ማየት በጣም እወዳለሁ። ኮከቦች እንግዲህ የምናገኘው መቼ ነው? ይባል ኮከቦችን ለማየት መጀመሪያ መምሸት አለበት በጨለማ ነው። የሚታዩት ኮገቦች እንግዲህ የት ነው የሚታዩት? ብንል እንግዲህ ኮከቦችን በጨለማ ሰማይ ላይ ልናያቸው እንችላለን። እንግዲህ ሰማይ ላይ ነው በብዛት የሚገኙት ሁል ጊዜ ሰማዩን ስናይ በማታ ስናያቸው እንግዲህ ትንንሽ ነጠብጣብ መስሎ ሰማዩ ላይ ብርሃን ብርሃን ሆነው የምናቸው ነገሮች እነዛ ኮከቦች ይባላሉ። ነገር ግን ጨረቃም በዛን ጊዜ ትወጣለች ጨረቃ ግን ትልቅ ናት። ክብ ናት አንዳንድ ጊዜ ግማሽ ትሆናለች ነገር ግን ከኮከቦች ትበልጣለች ማለት ነው። ስለዚህ ጨረቃና ኮከቦችን መለየት አለብን ማለት ነው። ስለዚህ ጨረቃን ትልቅ ናት ነገር ግን ኮከቦች ትንንሽ ሁነው በጣም ብዙ ናቸው። በቃ እንደ ምድር አሸዋ የበዙ ነገሮች ሰማይ ላይ ብናይ ከዋክብት ናቸው ማለት ነው። እንግዲህ እነዛን ከዋክብት ማየት ወይም መሳህር ላይ ገደም ብሎ ወይም ደግሞ በረንዳ ላይ ገደም ብሎ እነዛን ማየት በጣም አስደሳች ነገር ነው። እና ሰው ሁሉ እነዛን ከዋክብት ቢያያቸው መልካም ይሆናል ብዬ አስባለሁ። ምክንያቱም እነዚህ ከዋክብት ያለ ምክንያት አይደለም የሚወጡት የራሳቸው የሆነ ቀመር አላቸው የራሳቸው የሆነ ተግባሮት አላቸው። እና እነዛን እንግዲህ ከዋክብትን ማየት ከዋክብትን መመልከት ከዋክብትን ማድነቅ ይገባል አንደኛ የአይምሮ ሳትስፋክሽን የአይምሮ እርካታ ይኖረዋል። ሁለተኛ ደግሞ ልጆቻችን ብዙ እውቀትን የምናገኝበት ብዙ ትምህርትን የምንማርበት ነገር ነው። እና ያንን እያየን ስለ አለም ስለ ወደፊቱ የሚመጣው ነገር ከዚህ በፊት ስለተከሰተው ነገር ማወቅ እንችላለን። እና ከዋክብትን እያየን ከዋክብትን ለቀን መቁጠሪያነት ያገለግላሉ። በሌላ ቦታ እንግዲህ ከዋክብት የጥሩ እድል የጥሩ እድል መገለጫዋች ናቸው ብለው የሚያስቡ ማህበረሰቦችም አሉ። እንግዲህ ከዋክብት ከዋክብትም መመልከት በጣም ደስ የሚል ነገር ነው። ከዋክብት እንግዲህ ምንድነው? ጥቅማቸው ብንል ከዋክብት እንግዲህ አንደኛ ለማታው ለጨለማው ብርሃን የሚሰጡ ነገሮች ናቸው። ሁለተኛ ደግሞ እንደ ቀን መቁጠሪያነት የምንጠቀማቸው ናቸው። ሁለት ሶስተኛ ደግሞ አቅጣጫን የሚጠቁሙ ጠቋሚ ከዋክብት የሚሆኑም አሉ። ከዛ በተጨማሪ ደግሞ ተወርዋሪ ከዋክብት የሚባሉም አሉ። እነሱ ምንድን ናቸው? ከአንድ አቅጣጫ ከሰሜን ወይ እስከ ደቡብ ድረስ ከምስራቅ እስከ ምዕራብ ድረስ የሚወረወሩ ከዋክብት እነዛ ከተዋርዋሪ ከዋክብት ይባላሉ። ጅራት ያላቸው ከዋክብት አሉ ከእነዛ ጅራት ያላቸው ከዋክብትም አሉ። ስለዚህ እነዛን ከዋክብት እያየን ብንደሰት እያየን ማድነቅ ራሱ በጣም ደስ የሚል ነገር ነው። እና እነዛን ብናያቸው መልካም ነው ብየ አስባለሁ። ከዛ በተጨማሪ እንግዲህ ከዋክብትም ብቻ ሳይሆን ጨረቃንም ማየት ይጠበቅብና እንግዲህ ጨረቃ በወር በየወሩ በየወሩ የታደሰች የታደሰች ከአዲስ ጀምራ እንደገና ትወጣለች ትጠልቃለች እያለች ነው። የምትሄድና ጨረቃንም በዚሁ አጋጣሚ ብናያት መልካም ነገር ነው ብዬ አስባለሁ። ስለዚህ ኮከቦችን መመልከት ትወዳለህ ወይ ለሚለው ጥያቄ አዎ። በደንብ እወዳለሁ ምክንያቱም እነሱ የአይምሮ ደስታን ይሰጣሉ። ደስተኛ እንድንሆን ያረጉናል ብዬ አስባለሁ።

አዎ ሽቶ እጠቀማለሁ እንግዲህ ሽቶ መጠቀም ምንድነው? ጥቅሙ ሽቶ ከእንትን የመጣው ሽቶ እንዴት ተሰራ። ሽቶ ምን ጥቅሞች አሉት ምን ጉዳቶች አሉት? የሚለውን እንግዲህ በዚሁ አጋጣሚ ለማየት እንሞክራለን። እንግዲህ ሽቶ ለምን አስፈለገ ብንል እንግዲህ አንድ ጊዜ እንግዲህ ሽቶን የምንጠቀመው። በየጊዜው ነው አሁን እንግዲህ በዘመናዊው አለም እንግዲህ ሽቶን የማይጠቀም እንግዲህ ሰው የለም ብዬ አስባለሁ። ሽቶ መጠቀም ለምን አስፈለገ? ቢባል ሽቶ እንግዲህ መልካም መዓዛ ያለው ሽቶ ማለት እንግዲህ መልካም መዓዛ ያለው ነገር ሲሆን ከተለያዩ እጽዋቶች ከተለያዩ ዛፎች ቅርንጫፎች ቅጠሎች ተቀምሞ የሚሰራ አይነት ሲሆን ከተለያዩ አበባዎች ላይ የሚቀሰም የሚመጣ የሽቶ አይነት አለ። ስለዚህ ያንን ኬሚካሎችን አቀላቅለው ያንን የሚያመጡት ሽቶ ነው እንግዲህ ያ እንግዲህ መልካም መዓዛ ያለው ነገር ነው። ያን ሽቶ መጠቀም ምንድነው ጥቅሙ? ብንል እንግዲህ ላብ በሚያልበን ጊዜ ወይም ደግሞ ልብሳችን ሌላ ሌላ በሚሸት በእምክእምክ በሚሸትበት ጊዜ ያንን ሽቶ አውተን ብንረጨው ሰው ልብሳችን ላይ መልካም ይሆናል ማለት ነው ስለዚህ ጠረናችን ይቀየራል ጥሩ ሽታ ይኖረናል ማለት ነው። ስለዚህ ላብ ላብ ከምንሸት ይልቅ ሽቶ ተቀብተን ጥሩ ሽታ ቢኖረን ይሻላል በሚለው ሀሳብ እንሄዳለን ማለት ነው። ስለዚህ ሽቶ ግን የራሱ የሆኑ ጉዳቶች ሊኖሩት ይችላሉ። እንግዲህ ሽቶ ከለመድን አንድ ጊዜ ያለ ሽቶ አንቀሳቀስም ልንል እንችላለን። ስለዚህ ሽቶን በአግባቡ በየጊዜው ሳይሆን በተወሰነ ሰዓት የራሳችንን እቅድ አውጥተን በዛን ጊዜ ብንጠቀም በጣም አሪፍ ነገር ይሆናል ብዬ አስባለሁ። ከዛ በተጨማሪ ደግሞ ኤክስፓየርድ ያደረጉ ሽቶችን መጠቀም የለብንም። ምክንያቱም ኤክስፓየርድ ያደረጉ ሽቶዎችን ስንጠቀም ልብሳችን ላይ ስንረጫቸው ቆዳችን ስለሚነካ ብዙ አጋጣሚ ቆዳችንን ሊያበላሽብን ይችላል ማለት ነው። ስለዚህ የተለያዩ በሽታዎችን ሊያመጣብን ስለሚችል ኤክስፓየርድ የአገልግሎት ጊዜያቸው ያለፈባቸውን ሽቶዎችን መጠቀም የለብንም ማለት ነው። ስለዚህ ሽቶ ስንጠቀም እንግዲህ የአገልግሎት ጊዜ ያላለፈባቸውን ሽታዎችን ጥሩ መዓዛ ያላቸውን ምርጥ መዓዛ ያላቸውን ሽቶዎችን መርጠን መጠቀም አለብን ማለት ነው። ስለምን ምክንያቱም ከቆዳ ቆዳ ከሰውነታችን ሰውነት ስለሚመርጥ ሽቶ ለእኛ የሚሆነን የሚስማማንን መርጠን መጠቀም አለብን ማለት ነው። ካለዛ ግን የተለያዩ በሽታዎችን የተለያዩ የቆዳ በሽታዎችን ስለሚያመጣብን ሊጎዳን ይችላል ማለት ነው። ስለዚህ ምንድነው ማድረግ ያለብን? የተለያዩ ጊዜ ያላለፈባቸውን ሽቶዎችን መጠቀም ይኖርብናል ማለት ነው። ስለዚህ ያን መጠቀማችን እንግዲህ ልብሳችን ጥሩ ሽታ እንዲኖረው ያደርጋል ማለት ነው። ስለዚህ ለኛ ብቻ ሳይሆን ለቤተሰቦቻችን ለሁሉም ሰው ሽቶ እንግዲህ በጣም አስፈላጊ ነገር ነው። ያው እንግዲህ ያንን ሽቶ ብንጠቀመው አሪፍ ነው ብዬ አስባለሁ ማለት ነው። ስለዚህ ሽቶ ትጠቀማለህ ወይ? ለሚለው ጥያቄ እንግዲህ እኔ ሽቶን በብዛት ባይሆንም በመጠኑ እጠቀማለሁ እንግዲህ በመጠኑ እጠቀማለሁ ስል በመጠን ካልሆነ ከልክ የበዛ በጣም ብዙ በጣም በጣም የሚሸት ሽቶ ከሆነ ሰውን ሊረብሽ ይችላል። ስለዚህ ሰውን እንዳይረብሽ ከሰው አፍንጫ ብዙ ጊዜ በብዛት ጠልቆ እንዳይገባ ትንሽ ከላይ ከላይ ብቻ መርጨት ያስፈልጋል። ማለት ምክንያቱም በጣም አብዝተን ሽቶውን ከረጨነው አንደኛ ለእኛ ለሰውነታችንም ጉዳት ያመጣብናል ሁለተኛ ደግሞ ለሚ በአጠገባችን ለሚያልፍ ሰው ሽታው ሊረበሸው ይችላል እና በአግባቡ ሽቶን መጠቀም ራሱ በጣም ትልቅ ነገር ነው ማለት ነው። ስለዚህ ሽቶን ትጠቀማለህ ወይ? ለሚለው ጥያቄ አዎ በትክክል ሽቶን እጠቀማለሁ ነው

አዎ የጨረቃ ብርሃን እወዳለሁ እንግዲህ የጨረቃ ብርሃንን ትወዳለህ የሚል ጥያቄ ነው። የደረሰኝ የጨረቃ ብርሃን በጣም የሚወደድ ነገር ነው። እንግዲህ የጨረቃ ብርሃን። መቼ ይገኛል የጨረቃ ብርሃን እንዴት ይወጣል? የሚሉትን ጥያቄዎች በዚሁ አጋጣሚ ለማየት እንሞክራለን። እንግዲህ የጨረቃ ብርሃን መቼ ጨረቃ ትገኛለች በምን ሰዓት ትወጣለች በምን ሰዓት ትገባለች? ጨረቃስ እንግዲህ ምንድነው ጥቅሟ የሚለውን እንግዲህ በዚሁ እናያለን ማለት ነው። ስለዚህ ጨረቃ እንግዲህ ጨረቃ በየወሩ የምትወጣ በየወሩ ወጥታ የምትገባ በሰሜን ወጥታ በሰሜን በምስራቅ ወጣ በምዕራብ የምትገባ አንድ እንደ ፀሀይ አይነት በማታ ጊዜ የምታበራ ሙቀቷ የደመቀ ሙቀቷ የደመቀ ብርሃኗ የደመቀ በጨለማ ጊዜ የምትገኝ ብርሃን ናት ማለት ነው። እንግዲህ በማታ ለሰዎች ልጆች ብርሃን ይወጣ ዘንድ እንግዲህ ፈጣሪ ጨረቃን አዘጋጃት ስለዚህ እንግዲህ ጨረቃ በጣም ውብ የሆነች ከተፈጥሮች ውስጥ አንዷ ናት። እንግዲህ ጨረቃን እንግዲህ ማድነቅ ያስፈልጋል ምክንያቱም እንግዲህ ጨረቃ በጣም ውብ የሆነ ብርሃን ነው። ያላት ከኮከቦች ጋር ከኮከቦች ጋር ተደምራ ስትታይ ኮከቦችም እያንዳንዳቸው ብልጭጭ የሚመስሉ ብርሃን ያሉ ሰማይ ላይ የሚገኙ በጣም የሚያማምሩ ከዋክብቶች አሉ ከእነሱ ጋር እንግዲህ ጨረቃን ከበዋት ጨረቃን አጅበዋት ስናያት በጣም የሚያምር ውበት አላት። በተለይ ደግሞ ጨረቃን ሀይቅ ዳርቻው ላይ ሆነን ብናያት ሀይቅ ዳርቻለሁ ወይም ፎቅ ላይ ወይም እዛ አካባቢ ብናያት በጣም ውብ ናት ማለት ነው። ምክንያቱም ከሀይቁ ጋር ስለሚንፀባረቅ ውበቷ ውበቷን አጉልቶ ያወጣዋል ማለት ነው። ስለዚህ ጨረቃ በጣም ውብ የሆነች የተፈጥሮ አንዱ አካል ናት። ተፈጥሮን የምታደምቅ ተፈጥሮን የምታድስ ጨረቃ ናት ማለት ነው። እንግዲህ ጨረቃ ማታ ማታ ብቻ ነው የምትወጣው ማለት ይከብዳል ነገር ግን በቀንም ትወጣለች። ነገር ግን የቀኑ ፀሀይ ስለሚጋርዳት በቀናት አትታየንም ለኛ በማታ ግን ብርሃኗ ጎልቶ ቀይ የዋነ ብርሃን ያላት ደማቂ የሆነች በዛን ጊዜ ማታ ላይ ወጥተን ብንመለከት እናያታለን ማለት ነው። ስለዚህ ጨረቃን ብርሃን ትወዳለህ ወይ የሚለው ጥያቄ? አዎ የጨረቃን ብርሃን እወዳለሁ የጨረቃ ብርሃን በጣም አስደሳች ነው የጨረቃ ብርሃን በጣም ደስ የሚል ውበት ነው። ያለው ከዛ በተጨማሪ እንግዲህ ጨረቃን ብቻ ሳይሆን ከዋክብቱንም ማድነቅ ያስፈልጋል እንግዲህ ከዋክብት ከዋክብት ብዙ አይነት ከዋክብት አሉ። ብዙ አይነት ከዋክብት አሉ ከነዛ ውስጥ እንግዲህ የሚወረወር ከዋክብት አለ እንግዲህ ጨረቃ እና ከዋክብት አብረው ነው የሚወጡት በዛን ጊዜ የሚወረወሩ ከዋክብት ሊኖሩ ይችላሉ ያንን ስናይ በጣም ደስ የሚል የአእምሮ እርካታ ነው። ያለው እና ያንን ብንመለከት ያንን ማታ ወጥተን ጨረቃን በረንዳ ላይ ቁጭ ብለን የተለያዩ መጠጦችን እየጠጣን ብንመለከታት ጨረቃን በጣም ውብ የሆነ ውበት አላት። ከዛ በተጨማሪ ደግሞ ሀይቅ ዳርቻ ላይ ወይም ደግሞ የተለያዩ ፎቆች ላይ ወጥተን ጨረቃን ብንመለከታት በጣም ትልቅ ውበት እንዳላት እንመለከታለን ማለት ነው። ስለዚህ የጨረቃም ብርሃን ማየት ራሱ በጣም ትልቅ እድል ነው። እና ያንን እድል ብንጠቀምበት ብዬ አስባለሁ እንግዲህ ጨረቃን ማታ ማታ ወጥተን ብናይ መልካም ነው ብዬ አስባለሁ። እንግዲህ የኔ ጥያቄ ሆኖ የጨረቃን ብርሃን ትወዳለህ ወይ የሚለው ነበር? አዎ እኔ የጨረቃን ብርሃን እወዳለሁ። ለምን ቢባል የጨረቃ ብርሃን የአእምሮ እርካታን የአእምሮ ደስታን ስለሚሰጥ የጨርቃ ብርሃኑን እወዳለሁ። ማለት ነው። አመሰግናለሁ።

ስነ ጥበብ ትወዳለህ ወይ? የሚል ጥያቄ ነው የደረሰኝ እንግዲህ አዎ ስነ ጥበብ በጣም ደስ የሚል ነገር ነው ስነ ጥበብ እወዳለሁ። ስነ ጥበብ እንግዲህ ምንድነው ስነ ጥበብ ምንድነው ስነ ጥበብ ማለት ምን ማለት ነው? የሚለውን ጥያቄ እንግዲህ በዚሁ አጋጣሚ ማየት እንችላለን ስነ ጥበብ ስለ ምን አስፈለገ? ስነ ጥበብ ከየት መጣ ስነ ጥበብ ማለት ምንድነው? የሚሉትን ጥያቄዎች በዚሁ አጋጣሚ እናያለን። እንግዲህ ስነ ጥበብ ማለት እንግዲህ የተለያዩ ግጥሞችን የተለያዩ መጽሐፆችን የተለያዩ ድራማዎችን የተለያዩ ትይንቶችን የምናሳይበት አንዱ መድረክ ማለት ነው። ስነ ጥበብ ማለት እንግዲህ ብዙ አይነት የጥበብ አይነቶች አሉ። እንግዲህ የዳንስ ጥበብ ሊኖር ይችላል የድራማ ጥበብ ሊኖር ይችላል የመጽሐፍ ጥበብ ሊኖር ይችላል የደራሲዎች ጥበብ ሊኖር ይችላል የግጣሚዎች ጥበብ ሊኖር ይችላል በቃ የተለያየ አይነት ጥበብ አለ። የነዛ ስብስብ ስነ ጥበብ ይባላል ማለት ነው። ስለዚህ ጥበብ ማለት የልብ ወለዶች የግጥሞች የድራማዎች የስነ ጽሁፎች የተለያዩ አይነቶች ስብስብ አንድ ላይ ሲገናኝ ስነ ጥበብ ይባላል የሙዚቃ ስነ ጥበብ አለ የስዕል ስነ ጥበብ አለ የተለያዩ ስነ ጥበቦች አሉ ስለዚህ እነዚህ ጥበቦች ምንድነው? ጥቅማቸው ብንል ደግሞ እንግዲህ እነዚህ ሰዎች አንደኛ ጥቅማቸው እንግዲህ መልእክትን ለማስተላለፍ ነው እንግዲህ የተለያዩ ምክሮችን የተለያዩ ሀሳቦችን የተለያዩ ችግር መፍቻ መንገዶችን የምናሳውቅበት ለማህበረሰቡ የምናስረዳበት መንገድ ነው ማለት ነው። ስለዚህ የተለያዩ ስነ ጥበቦችን በመጠቀም ሰዎችን ማስተማር ይቻላል ማለት ነው። ከስህተት ወደ ስህተት እንዳይሄዱ የተሰሩ ስህተቶችን በመ በመጥቀስ ከዚህ በፊት የተደረጉ ነገሮችን በመጥቃስ ምሳሌ በመውሰድ ወደፊት ሌሎች ሰዎች እንዳያደርጓቸው እንዳይተገብሯቸው ሰዎችን የምናስተምርበት አንዱ የማስተማሪያ መንገድ ነው። ስነ ጥበብ ማለት ስለዚህ ሰዎችን ለማስተማር ይጠቅማል ማለት ነው። ከዛ በተጨማሪ እንግዲህ ሰዎችን ለማዝናናት ይጠቅማል እንግዲህ ድራማን ብናይ ተውኔትን ብናይ ልበወለዶችን ብናይ የተለያዩ ግጥሞችን የተለያዩ ሙዚቃዎችን ብናይ እንግዲህ የስነ ጥበብ አይነቶች ናቸው። ነገር ግን የነዚህ ለምን ይጠቅሙናል ብንል ራሳችንን ለማስደሰት ራሳችንን ለማስደሰት ወይም ለማዝናናት ይጠቅምናል። ማለት ነው ምክንያቱም የሰው ልጅ አይምሮ በስራ ደክሞ በስራ ተወጥሮ ቀኑን ሙሉ ውሎ ነገር ግን የሆነ ጊዜ ደስታ ያስፈልገዋል እና የሰው ልጅ ያለ ደስታ መኖር አይችልም። እና ደስታ ያስፈልገዋል ስለዚህ ያንን ደስታ ለማግኘት የተለያዩ ድራማዎችን ማየት የተለያዩ ሙዚቃዎችን ማዳመጥ የተለያዩ ግጥሞቼን ማንበብ ራሱ ደስታን ይሰጣል። ስለዚህ ያንን ደስታ ለማግኘት ያንን እርካታ ለማግኘት ያንን ሁኔታ ለማግኘት ሰዎች ግጥምን ያነባሉ። ሙዚቃ ያዳምጣሉ ድራማዎችን ያያሉ ስለዚህ ስነ ጥበብ ለእነዚህ ለሁለት ጥቅሞች ይውላል ማለት ነው። ከዛ በተጨማሪ እንግዲህ ስነ ጥበብ ለምን ይጠቅማል? ብንል እንግዲህ ለስነ ጥበብን ለሚሰሩ ሰዎች ለስእል ሳዩ ለሙዚቃ ለሙዚቃኛው ለድራማ ሰሪው ለደራሲው ለገጣሚው እንግዲህ ምን ይጠቅማል? ለኛስ ለእርካታ ለሰተስፋክሽን እና ለትምህርት ጠቀመ ለእነሱ ለምን ይጠቅማል? የሚለው ብናይ ደግሞ ለእነሱ እንግዲህ የገቢ ምንጭ ሊሆናቸው ይችላል። ምክንያቱም እኛ የእነሱን ግጥም መጽሐፍ ገዝተን ስናነብ የነሱን ደርሰአት ስናነብ የነሱን የነሱን ቲክቶኮች የነሱን ሙዚቃዎች ስናዳምጥ የነሱም ቪዲዮዎች ስናያላቸው እነሱ የገቢ ምንጭ ያገኛሉ ማለት ነው። እንግዲህ የነሱ የገቢ ምንጭ እዛ ላይ የተመሰረተ ነው። እነሱ በሙዚቃ ሊተዳደሩ ይችላሉ በድራማ ሊተዳደሩ ይችላሉ። ስለዚህ ያንን ስናይላቸው እኛ እነሱ የገቢ ምንጭ ሆናቸዋል ማለት ነው። ስለዚህ ስነ ጥበብ ትወዳለህ ወይ? የሚለው አዎ በጣም እወዳለሁ። የስነ የስነ ጥበብ ጥቅሞች እንግዲህ ብዙ ናቸው ብዬ ነግሬያለሁ እነሱም እንትናቸው አንደኛ ለየገቢ የገቢ ምንጭ ያገለግላል። ከዛ በተጨማሪ ደግሞ በ ደስታም ይጠቅማል ማለት ነው